በመንገድህ ላይ ምግብ ትገዛለህ ወይ? ለሚለው ጥያቄ ያው ምግብ እገዛለሁ። አልፎ አልፎ በመንገድ ላይ በሚሄድበት ሰዓት ያው ምግብ ሊያስፈልገኝ ስለሚችል። በፌስታል የተያዙ ምግቦችን እገዛና እነሱን እየተመገብኩኝ እሄዳለሁ። አዎ በመንገድ ላይ እገዛለሁ። እና በመንገድ ላይ ያው እየሄድክ የምትበላው ምግብ ደግሞ አብዛኛውን ጊዜ ይጣፍጣልና በጣም ደስ ይላል ደስ እያለህ ነው የምትመገበው። እና በዛ ምክንያት እንደውም ያው ቁጭ ብሎ ከመመገብ ይልቅ በመንገድ ላይ የምገዛው ምግብ ያስደስተኛል። እና አስደስቶኝ በጣም አርኮኝ እበላዋለሁ። እና በመንገድ ላይ የምትሄድበት ሰዓት ምግብ ትገዛለህ ወይ? ብትለኝ አዎ ምግብ እገዛለሁ ነው የምልህ። የታሸጉ ጥሩ ጥሩ የሆኑ ጣፋጭ ምግቦች አሉ። በተለይ ደግሞ እንደዚህ በመንገድ ላይ የሚገዙ ምግቦች በጣም ጣፋጮች ናቸው። እና በጣም ደስ የሚሉ ናቸው። ስለዚህ በመንገድ ላይ የምሄድበት ሰዓት እገዛለሁኝ ምግብ አዎ። እና ተሰብስበህም ስትበላ ምግብን ከሰዎች ጋር መንገድ ላይ ያው ማለት ቦታ ሰጥተኸው። ጠረጴዛ ላይ ቁጭ ብለህ ብለህ ከምትበላው ይልቅ በምን ግላዬ ገዝተህ ወደ ስራ ቸኩለህ እየሄድክ የምትበላውና ጓግተህና ቸኩለህ ስለምትመገበው። አብዛኛውን ጊዜ ያው ይጣፍጣል እንደዚህ አይነት ምግቦች። እና እኔ እንደውም ብዙን ጊዜ እንደዚህ አይነት ምግብ ነው። ብገዛ የምመርጠው ስለዚህ በመንገድ ላይ በሚሄድበት ሰዓት ያው ምግብ እገዛለሁ እገዛና እመግባለሁ በዚሁም ጊዜ ማለት ነው። ስለዚህ በመንገድ ላይ የምትሄድበት ሰዓት መግብ ትገዛለህ ወይ? ለሚለው ጥያቄ አዎ እገዛለሁ ነው መልሴ። በልጅነቴም እያለሁ አስታውሳለሁ መንገድ ላይ እየሄድን ገዝተን ምግብ እንበላ ነበር ከልጅነት ጀምሮ ከጓደኞቼ ጋር። ያም ለምዶብኝ ይሁን አላውቅም። በመንግል ላይ በሚሄድበት ሰዓት ብዙን ጊዜ ምግብ። እገዛለሁ የመግዛት ልምዱ አለኝ። ይጣፍጠኛል እንደውም ደንበኞች ሁላ አሉኝ አብዛኛውን ጊዜ የምንገዛቸው ብዙውን ጊዜ በመግዛት ያውቁኛል እነዛ ደንበኞች። እና ሆን ብለው ይጠብቁኛል ምግቡን አዘጋጅተው። በተለይ ደግሞ ይሄ ወደ ከምሳ ሰዓት በኋላ ወደ ማታ ወደ ራት መቃረቢያ አካባቢ መክሰስ የሚባለውን ነገር። በመንገድ ላይ በሚሄድበት ሰዓት እየበላሁኝ በምሄድበት ሰዓት በቃ በጣም እጠግባለሁና ደስተኛ እሆናለሁ። ስለዚህ በመንገድ ላይ ምግብ ትገዛለህ ወይ ብትለኝ? አዎ ነው የምልህ። እና ያስደስተኛል ያ እንደዛ ገዝቼ የምበላው ምግብ በጣም ደስተኛ ያደርገኛል ማለት ነው። ስለዚህ በምሄድበት ሰዓት መንገድ ላይ ያው ምግብ እገዛለሁ በሚለው በዛ ብንይዘው ጥሩ ነው ብዬ አስባለሁ ማለት ነው። በመንገድ ላይ ምግብ ትገዛለህ ወይ? ለሚለው ጥያቄ። አዎ እገዛለሁ ገዝቼም ደግሞ ይዤው አልሄድም እየበላሁት ነው የምሄደው። በጣም ጣፍጦኝ በደንብ አወራርጄና በጣም በሚጥም ሁኔታ ስለምበላው። አዎ በመንገድ ላይ በምሄድበት ሰዓት ምግብ እገዛለሁ አብዛኛውን ጊዜ። እንደ ድንች የመሳሰሉት ነገሮች ስጋም ደግሞ ከሆነ በዳቦ ተደርጎ ሳንዶች ይባላል። በእኛ በሃባሻዎች ቋንቋ። እሱን በመንገድ ላይ ገዝቼ እየተመገብኩ እየበላሁኝ እሄዳለሁ።